እሺ አመሰግናለሁ እንግዲህ በቅድሚያ ቃለመጠይቁን በድምጽ አሰምቼ ቃለመጠይቁን አነብና ለቃለ መጠየቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቃችን እሄዳለሁኝ። ጊዜህን በደንብ ታስተዳድራለህ ይላል መልሱ አዎ ነው። እንግዲህ ጊዜን በደንብ ማስተዳደር ጊዜን በአግባቡ ማስተዳደር ጊዜን ደግሞ በተገቢው ሁኔታ በአግባቡ መጠቀም ማለት ምን ማለት ነው? ብለን ስንል እንግዲህ ጊዜን በደንብ ማስተዳደር ሲባል በአግባቡ መጠቀም ማለት ነው። እኔ በሌላ መልኩም ጊዜን እንግዲህ ያለ ያለ ስራ አለማባከን አለጊዝ አለስራ አለማጥፋት ማለት ነው። ስለዚህ እንዴት አንድ ሰው ጊዜውን በደንብ ያስተዳድራል? ወይም ደግሞ እንዴት ጊዜውን በስራ ያሳልፋል? ብለን ብንጠይቅ እንግዲህ ሁላችንም ማለት ነው። በተፈጥሮ ዝም ብሎ ለማንም ሰው ሰው ሆኖ ለተፈጠረው ሁሉ ነፃ ሃያ አራት ሰዓት አለን። ይሄ ሃያ አራት ሰዓት ማንም የማይነካብን በራሳችን አቅደን በራሳችን የምንንቀሳቀስበት በቀን ሃያ አራት ሰዓት ሙሉ ነፃ ተፈጥሮአዊ ስጦታችን ነው። ስለዚህ ይህንን ሰዓት ደግሞ በአግባቡ ስራ ላይ እያዋልና በስራ በማሳለፍ ማለት ነው የገቢ ምንጫችንን ማሳደግ ተገቢ ነው እላለሁኝ። ለምሳሌ እንግዲህ የስራን ወይም ጊዜን በደንብ ማስተዳደር ሲባል ሙሉ ይሄ ሃያ አራት ሰዓት ውስጥ ማለት ሙሉ ነፃ የተሰጠነው ሀብታችን ተፈጥሮአዊ ሀብታችን ሲሆን ይህንን ሃያ አራት ሰዓት ማለት ነው። እንግዲህ ከፊሉ የመጀመሪያው አስራ ሁለቱ ሰዓት ቀን ሲሆን ከፊሉ ደግሞ አስራ ሁለቱ ሰዓት ሌሊት ነው። ስለዚህ ሌሊት ምንም እንኳን የሰው ልጅ እንግዲህ ተንቀሳቅሶ ስራ ለመስራት ምቹ ሁኔታ ባይፈጠርለትም ሌሊት እረፍት በመውሰድ ማለት ነው። ቀኑን አስራ ሁለቱን ሰዓት ግን እንግዲህ በቻለው መጠን ስራዎችን እየሰራ ማሳለፍ መቻል አለበት ይሄንን ቀን ማለት ነው። እና ለምሳሌ አንድ ሰው እንግዲህ በአግባቡ እንዴት ጊዜውን ይጠቀማል ወይም ያስተዳድራል ብለን ስንል ምንድነው? ጠዋት እንግዲህ ከጠዋቱ አስራ ሁለት ሰዓት ከንጋቱ ማለት ነው ይዞ እስከ ምሽቱ አስራ ሁለት ሰዓት ያለውን ጊዜ እያንዳንዱን ሰዓት በስራ እያንዳንዱን ስራ ደግሞ በሰአት በመከወን ጊዜውን በአግባቡ ሊጠቀም ይችላል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ጠዋት እስከ ሁለት ሰዓት እንግዲህ እስከ ሁለት ሰዓት ያለውን የመጀመሪያ ሰዓት ጠዋት ማለት ነው። እንግዲህ ከእንቅልፉ ቀደም ብሎ ሌሊት አስራ አንድ ሰዓት ተኩል አካባቢ ይነሳል ከዚያ በኋላ እንግዲህ ቤት ውስጥ የሚሰሩ ጥቃቅን ስራዎችን ይሰራል ልጆቹን ይንከባከባል። ቁርስ ያዘጋጃል በዚህ መልኩ ሊጠቀም ይችላል። ከዚያ በኋላ ደግሞ እንግዲህ ወደ መደበኛ ስራው በመሀድ መደበኛ ስራውን ሲከውን ይውላል ማለት ነው ወይም ሲሰራ ይውላል ማለት ነው። ከዚያ ምሳ ሰዓት እንደዚሁ ለምሳ ብቻ የተወሰነች ሰዓት ይወጣና ምሳ በልቶ ተመልሶ ወደ ስራው ይገባል ማለት ነው። ስለዚህ አሁንም ተመልሶ ምሳውን ከበላ በኋላ ተመልሶ ወደ ቋሚ ስራው ይገባና ስራውን ይሰራል ከዚህ በኋላ ደግሞ ምንድነው? ማታ እንግዲህ ቀንን ሙሉ ሲሰራ ስለዋለ ማታ ደግሞ አስራ ሁለት ሰዓት ሊሆን ይችላል ወይም አስራ አንድ ተኩል ሊሆን ይችላል። ወደ ቤቱ በመመለስ እንግዲህ እረፍት ሲሰራ ስለዋለ ስለሚደክመው እረፍት በማድረግ እንግዲህ ስራውን የሚሰራ ይሆናል ማለት ነው። እንደዚህ በማድረግ ስራውን በአግባቡ በመጠቀም የእለት እለት እንቅስቃሴውን በዚህ ልክ በማድረግ ጊዜውን በአግባቡ መጠቀም ይችላል ማለት ነው። አመሰግናለሁ።

እሺ አመሰግናለሁ ይህ ድምጽ ለሚሰማችሁ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ። እንዴት አመሻችሁ እያልኩኝ የከበረ የሰላምታ ድምፄን እያስደመጥኩ ማለት ነው። ቃለመጠየቁ እንደሚከተለው አነብ እና ለቃለ ለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁ። ወደ ስራ ትሄዳለህ ይላል? መልሱ አዎ ነው ምክንያቱም ወደ ስራ እንግዲህ ሁላችንም ቢሆን ማለት ነው። ከሰኞ እስከ አርብ መደበኛ የስራ ሰዓት በመሆናቸው የስራ ቀናት በመሆናቸው ማለት ነው። ማንም ሰው የመንግስትም ይሁን የግል ተቀጣሪ ሆኖ ያለ ሰው መደበኛ የስራ ቀናት ስለሆኑ ጠዋት ከሁለት ሰዓት በፊት ማለት ነው ከቤቱ ወጥቶ ወደ ስራ ቦታው ይሄዳል ማለት ነው። ስለዚህ ከሁለት ሰዓት በፊት ስራ ቦታው ተገኝቶ በቀጥታ ሁለት ሰዓት ሲል ስራውን መደበኛ ስራውን በመጀመር እስከ ስድስት ሰዓት ተኩል መደበኛ የስራውን ሲሰራ ይውላል ማለት ነው። ከዚያም እንደገና ደግሞ ስድስት ሰዓት እና ስድስት ሰዓት ተኩል እንደየ ተቋሙ ይለያያል። ስድስት ሰዓትም ሊሆን ይችላል ወይም ስድስት ሰዓት ተኩል ላይ እንግዲህ ከስራ ይወጣ እና ወደ ምሳ ይሄዳል ተመልሶ ደግሞ ስምንት ሰዓት ወደ ስራ ይገባል ማለት ነው። እና እንግዲህ ጠዋት ላይ ሊሆን ይችላል ይሄ ጥያቄ የሚጠየቀው ለሰው ልጅ ወይም ደግሞ ምሳ ሰዓትም ሊሆን ይችላል ዙሮ ምንድነው? ይሄ ጥያቄ የሚያመለክተው አንድ ሰው ከሆነ ቦታ ወደ ስራ ቦታ መህደ ወይም አለመሄዱን ለማረጋገጥ የሚጠየቅ ጥያቄ ስለሆነ እኛም ቢሆን ማለት ነው። በመደብኛ የስራ ቀናት ከሰኞ እስከ አርብ በሁላችንም ቢሆን ማለት ነው ወደ ስራ ቦታችን ነንሄዳለን። ምናልባትም እንግዲህ ምንም እንግዲህ ስራም ባልሰራም እንኳን ያው የግዴታ ቢሮ ያሉትን ነገር አይቶ ለመውጣትም ራሱ ወደ ስራ ቦታ እንግዲህ እሁድ እና ቅዳሜም ቢሆን ዝም ብለን እንዲሁ ጎራ ልንል እንችላለን ማለት ነው። እና በተለይ በንግድ ዘርፍ ያሉ ሰዎች ግን ሁሌም ማለት ነው እንደው ከእሁድ በስተቀር ሁሉም ስድስቱንም ቀናት ማለት ነው። ወደ ስራ ቦታቸው እንግዲህ ጠዋት ገስገስ እያሉ ወደ ስራ ቦታቸው በመሄድ የለት ተእለት ስራቸውን የሚሰሩ ይሆናል ማለት ነው። እና እኔም አንድ የመንግስት ሰራተኛ አንድ በትልቅ የመንግስት ተቋም ላይ የምሰራ አንድ የስራ ባልደረባ ስለሆንኩኝ። ስለዚህ እኔ ደግሞ በመደበኛ የስራ ቀናት ማለትም ከሰኞ እስከ አርብ ባሉት እለታት ብቻ ወደ መደበኛ የስራ ቦታዬ ወይም ደግሞ ወደ ቢሮ የመጓዝ ይሆናል ማት ነው። ይህም ስራዬ እንግዲህ ጠዋት ከሁለት ሰዓት በፊት ነው ሁሌም ጠዋት ከሁለት ሰዓት በፊት ወደ ቢሮ እሄዳለሁኝ። እንደዚሁም ምሳ ሰዓት ደግሞ የግዴታ ስምንት ሰዓት ለመድረስ የግድ ሰባት ሰዓት ተኩል ላይ ከቤቴ ተነስቼ ወደ ስራ ቦታዬ እሄዳለሁ ማለት ነው። እና ወደ ሁሌም ቢሆን ወደ ስራ ቦታዬ የምጓዘው ለሰላሳ በእግር ከሆነ ለሰላሳ ደቂቃ ያህል ነው በታክሲ ከሆነ ደግሞ የአስር የአስራ አምስት ደቂቃ ነው የሚሆነው ማለት ነው። እና በዚህ ልክ እንግዲህ ርቀቱን በዚህ ልክ ታሳቢ በማድረግ ሁሌም ቢሆን ወደ ስራ ቦታዬ በስራ መደበኛ በስራ ቀናት የምጓዝ ይሆናል ማለት ነው። ነገር ግን ከእነዚህ ከስራ ከመደበኛ ስራ ቀናት ውጭም ቢሆን ቅዳሜ ቅዳሜ በተለይ ማለት ነው። አንዳንዴ የግል ስራዎችን ለመስራት ዋይፋይ ላይም እንደዚሁ ዋይፋይ ለመጠቀም ማለት ነው። ወደ ስራ ቦታዬ ወደ ቢሮ ብዙ ጊዜ አቀናለሁኝ ስለዚህ ወደ ቢሮ ለመሄድም የግድ ስራ መሆን ያለበት ስላልሆነ በየትኛውም ቀን ወደ ቢሮ በመሄድ የግሌንም ይሁን የቢሮ ስራዎችን የምሰራ ይሆናል ማለት ነው። ስለዚህ ብዙዎቻችን እንደዚህ በማድረግ እንግዲህ ቀናችንን ልናሳድፍ እንችላለን የሚል መልስ ነው ያለኝ። አመሰግናለሁ።

እሺ የድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ እንደምትኖሩበት ሰዓት አቆጣጠር ማለት ነው። እንደምትኖሩበት የአካባቢ ሰዓት አቆጣጠር እንዴት አደራችሁ እንዴትስ አረፈዳችሁ? እንደምን ዋላችሁ እንዴትስ አመሻቻችሁ እያልኩኝ የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ። ቃለ መጠይቁን እንደሚከተለው በማንበው ለቃለ መጠይቁ ማብራሪያ ሚሰጥ ይሆናል ማለት ነው ወደ ቃለ መጠይቅ እሄዳለሁኝ። ቅርጫት አለህ ይላል መልሱ አዎ ነው። እንግዲህ በመጀመሪያ ቅርጫት አለኝ ወይም የለኝም ብዬ መልስ። መልስ በእርግጥ መልስ ሰጥቻለሁኝ ነገር ግን ምንድነው ቅርጫት ሲባል ምን ማለት ነው? ቅርጫትስ ከምን? ቆሳቆሳት ውስጥ የሚመደብ ነው? እንደዚሁም ቅርጫት ደግሞ ከምን ሊሰራ ይችላል የቅርጫት ዋና አገልግሎቱ ምንድነው? በሚሉና ሌሎቹንም እንግዲህ ርዕሰ ጉዳዮች እያነሱኝ በእነሱ ላይ ጥልቅ የሆነ ማብራሪያ የሚሰጥ ይሆናል ማለት ነው። ወደ ማብራሪያ እሄዳለሁኝ። እንግዲህ ቅርጫት በመጀመሪያ ደረጃ። በቤታችን ውስጥ የተለያዩ ቁሳቁሶች አሉ እነዚህ ቁሳቁሶች እንግዲህ ልዩ ልዩ አገልግሎት ነው የሚሰጡን ቤታችን ውስጥ። ስለዚህ እነዚህ ልዩ ልዩ ቁሳቁሳት ውስጥ አንዱ። የቤት ቁሳቁስ ውስጥ አንዱ ምንድነው ማለት ነው ቅርጫት ነው ማለት ነው። በተለይ ወደ ገጠሩ ክፍል ስንሄድ ማለት ነው ወደ አርሶአደሮች ክፍል በማህበረሰብ ስንሄድ። ይህንን ቅርጫት እንግዲህ ለልዩ ልዩ ተግባር በብዛት ሲጠቀሙበት እናያለን ይሄ ማለት ምንድነው? ይሄ በጣም ተሰባሪ የሆኑ ነገሮች ወይም ደግሞ በቀላሉ ሊፈርሱ የሚችሉ ነገሮችን። ከቤታቸው ወይም ደግሞ እንግዲህ እንደዚህ ስል ምንድነው እንደ እንቁላል ወይም ደግሞ እንደ ሙዝ። እንደ ቡርተካን አይነት ነገሮችን ማለት ነው። በቀላሉ ሊሰበር ወይም ሊፈርቱ ስለሚችሉ ወደ ገበያ ይዘው ሲመጡ ለመሸጥ ማለት ነው። እነዚህ አይነት ነገሮች። በቅርጫት ነው ይዘዋቸው የሚመጡ ሌላ እንግዲህ የሚሸከሙበት ነገር የላቸውም። በቅርጫት ላይ መጀመሪያ ጭቅ ሊያደርጉ ይችላሉ ወይም ምን ያደርጉ ይችላሉ? ከዚያ በዚያ ላይ ደግሞ ይህንን እንቁላል በማስቀመጥ እንግዲህ እንቁላሉ ሳይሰበር በደህና ገበያ ደርሶ። በፈለጉት ዋጋ እንዲሸጡት ማለት ነው። ቅርጫት በዚህ ልክ እንግዲህ ገጠል አስተዋጽኦ ያደርጋል ማለት ነው። በሌላ መልኩም በተለይ እናቶቻችን ሙዝ እንግዲህ ሙዝን ወደ ገበያ ሊሸጡ ሲመጡ በቅርጫት ነው ተሸክመውት የሚመጡ። እንደሌሎቹ ነገሮች በሃያ ሊጫን አይችልም ምክንያቱም ይፈርታል ስለሚበላሽ ማለት ነው። ወይም ደግሞ እንደዚህ በራስም አይያዝም ስለዚህ ምንድነው በማዳበሪያም አይያትም ምንድነው በዋናነት እንደዚህ በቀላሉ የሚፈርጡ። ወይም በቀላሉ የሚሰበሩ እንደ እንቁላል አይነት ነገሮችን ወደ ገበያ ይዘን ስንመጣ ልንሸጥ ማለት ነው። በዚህ በቅርጫታችን ነውይየዘነው የምንመጣ እና። ሌላም ምሳሌ ብናነሳ ለምሳሌ ምንድነው?

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ እንዳላችሁበት አካባቢ የሰዓት አቆጣጠር ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴትስ አመሻችሁ እያልኩኝ የከበረ የሰላምታ ድምፄን በማሰማት ማለት ነው። እንደሚከተለው ቃለ መጠየቁን በድምጽ አሰምቼ አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቁ እሄዳለሁ። ሻማ ማብራት ትወዳለህ ይላል መልሱ አዎ ነው። እንግዲህ በመጀመሪያ ሻማ ማብራት። ለምን አስፈለገ ሻማስ መቼ መቼ ልናበራ እንችላለን? እንደዚሁም ደግሞ ሻማ የምናበራበት ዋናው አላመው ለምንድነው የሚሉና? እንግዲህ ሌሎችንም ምናልባት ጊዜ ካለኝ ሌሎችንም ጥያቄ እያነሳሁ በእነዚህ ጥያቄዎች ላይ ማብራሪያ የምሰጥ ይሆናል ማለት ነው ወደ ማብራሪያው እሄዳለሁኝ። እንግዲህ ሻማ ማብራት ያስፈለገው እንደዚሁም ሻማ መቼ መቼ እንደምናበራ? እንግዲህ በተለይ ብዙ ጊዜ ማለት ነው አመታዊ ባህላት ሲሆኑ እንደዚሁም ደግሞ የሆነ ልዩ ፕሮግራም አይነት ነገር ቤታችን ስናዘጋጅ ወይም ደግሞ ሃይማኖታዊ ተቋማት ቦታ ስንሄድ። እንግዲህ ወይም ደግሞ የግል የጸሎት ቦታችን ላይ ጸሎት ለማድረግ ብዙ ጊዜ ብዙ ሰዎች ማለት ነው ሻማ ለኩሰው ሻማ እያበሩ ጸሎት ያደርጋሉ ይሄ ምንድነው? ሻማው እንግዲህ ሲበራ ማለት ነው ብርሃን ነው የሚሰጠው ብርሃን ደግሞ ተስፋ ነው። እምነት ነው በቃ ትልቅ ነገር ነው። ተስፋ አሁን ብርሃን ማለት ጨለማውን አስወግዶ ብርሃን የሚሰጥ ነው። ስለዚህ ልክ እኛም ሀሳባችን ብሩህ እንዲሆን ሀሳባችን ብርሃን እንዲሆን መጥፎ ነገር ከውስጣችን እንዲጠፋ መልካም ነገር ልቡናችን እንዲያስብልን መልካም ነገር እንዲሆንልን መልካም ነገር እንዲፈጸም እንዲፈጸምልን በማሰብ። ብዙ ጊዜ እንግዲህ ሁላችንም ማለት ነው ጸሎት እንግዲህ ወደ ፈጣሪያችን ስንለምን ወይም ስንማፀን። ብዙ ጊዜ ሻማ በማብራት እንግዲህ ጸሎት እናደርጋለን ማለት ነው። እና ጸሎት የምናደርግበት ዋናው አላማው። ሻሟን ለኩሰን እንግዲህ እንደ መስዋዕት ይቆጠራል ማለት ነው። ሻሟን እያበራን ጨለማን ከፊታችን ሻማው እንደሚያስወግድልን ሁሉ የኛ ጸሎትም መጥፎ ነገርን ከእኛ ላይ ያርቅልንና ሰላም የሆንኸው ሰላማዊ ኢየሱስ ክርስቶስ። አንተ ጎብኘን አንተ መልስ ስጠን ለማለት እንግዲህ። ወደ ፈጣሪያችን ሁላችንም ወደ እምነታችን ማለት ነው ጸሎትን ስናደርግ ብዙ ጊዜ ሻማ እናበራለን ማለት ነው። ከዚህም በተጨማሪ እንግዲህ ሻማ ልጆች የልጆች ፕሮግራም ሲሆን አመታዊ ልደታቸውን ስናከብር ወይም ደግሞ አመታዊ ልዩ ልዩ ሃይማኖታዊ ባህላት ሊመጡ ይችላሉ። ወይም ደግሞ ብሄራዊ አመታዊ ባህላት ሊመጡ ይችላሉ። በዚህ ጊዜ ሁሉ እነዚህን ፕሮግራሞች እንግዲህ ባማረ በደመቀ ሁኔታ እለቱን እንግዲህ ፕሮግራሙን ለማካሄድ ወይም ለመፈጸም ለማስፈፀም ምንድነው ብዙ ጊዜ እንግዲህ ፕሮግራሙን እንዲደምቅልን ሻማ እናበራለን ማለት ነው። ያ ማለት የሻማ ፕሮግራም አንዱ የዚያ የበአሉ ልዩ የሆነ የፕሮግራም እይታ ነው ወይም አንግል ነው ማለት ነው። እና ሻማ እንግዲህ ብዙ ጊዜ እንደውም ሰዎች ራሱ ምንድነው ሰዎች ሰው ሲሞትባቸው መቃብሩ ላይ ወስደው ራሱ ሻማ ያበሩለታል ያ ማለት እንግዲህ አንድም ለማስታወስ ነው ሁለትም እንግዲህ የሄድክበት ቦታ መልካም ይሁንልህ ብሎ መልካም ነገርን ለመመኘት ነው ዙሮ ዙሮ ሻማ ምንድነው? ብርሃኑ ጨለማን እንደሚያጠፋ ሁሉ ሻማ ስናበራም ተስፋ አዲስ ተስፋ መልካም ምኞትን የሚያገልጽ። ተስፋ መልካም ምኞትን ተስፋን እንደዚሁም ደግሞ ቅድስናን የሚገልጽ ነው ማለት ነው። ንጽህናን የሚገልጽ ነው ማለት ነው። ምክንያቱም ሻማው ጨለማውን ድቅድቁን ጨለማ እንደሚያጠፋው ሁሉ እኛም እንግዲህ ሻማ ስናበራ ማለት ነው ተስፋችን አላማችን ራዕያችን ሁሉ መልካም የሆነ ብሩህ የብሩህ የሆነ ተስፋን። ስንመኝ ለማግኘት ወይም ደግሞ ለመመኘት የግድ ምንድን እንድናደርጋለን ማለት ነው። በእያንዳንዱ ፕሮግራም ላይ ሻማ እናበራለን ማለት ነው እና ሻማ የምናበራበት ዋና ዋና አላማው ይሄ ይሆናል ማለት ነው። ለምሳሌ የልጆቻችን ልደት ለት ሻማ የምናበራበት ዋናው አላማው ልጆቻችን እንግዲህ መልካም የሆነ እድሜ ጤና እንዲኖራቸው ተስፋቸው ራሱ ብሩህ እንዲሆን። ልክ በዚህ ልክ ጥልቅ የሆነ ምኞትን በመመኘት ነው ለልጆቻችን። እና እንግዲህ ልጆቻችን አመታዊ ልደታቸውን ስናከብርላቸው ብዙ ጊዜ የእድሜያቸው በእድሜያቸው ቁጥር የተሰራ ሻማ እናደርግና ያንን ሻማ ቁጥር እዚሁ እነሱ ልጆች ራሳቸው ልደቱ የሚከበርለት ህፃን ሻማውን በመለኮስ እንግዲህ ፕሮግራሙን ወይም ደግሞ የልደት አካባበር ፕሮግራሙን ያስጀምራል ማለት ነው። እና ሻማዎች እንግዲህ ለአንድ ፕሮግራም ድምቀት ፈገግታ ብርሃን ወይም ደግሞ ደስታ ምንጭ ናቸው ማለት ነው። እና ሻማ ለዚህ አላማን እናበራለን ማብራትም እንወዳለን ማለት ነው። እንዲሁም ቤተ እምነት ላይም እንደዚሁ ሻማ እናበራለን አመሰግናለው

እሺ አመሰግናለሁ እንግዲ ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር። ሰላም እንዴት አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን በማቅረብ ማለት ነው የተጠየኩትን ቃለመጠይቅ። በድምጽ አሰምቼ አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቁ እሄዳለሁ። በመንገድ ላይ ምግብ ትገዛለህ? ይላል። እንግዲህ በመንገድ ላይ በመንገድ ላይ ሳይሆን ከመንገድ ላይ ቢሆን ጥሩ ነው። በመንገድ ላይ ወይም ጉዞ እየተጓዝኩም ሁለቱም ያስኬዳል። ዞሮ ዞሮ በመንገድ ላይ እየተጓዝክ እያለህ ለማለት ነው። ከመንገድ ላይ ከሆነ ደግሞ መንገድ ላይ ቁጭ ብለው ምግብ ከሚሸጡ ሰዎች ለማለት ነው። በመንገድ ላይ እያለ ደግሞ በመንገድ ላይ እየተጓዝክ እያለህ እንግዲህ ምግብ ስታገኝ ትገዛለህ ወይ ለማለት ነው። ዙሮ ሁለቱም በሁለቱም የጥያቄ አጠያይቅ ማለት ነው። መልስ መስጠት ስለሚቻል ሁለቱም ያስሄዳል ትክክለኛ ጥያቄ ናቸው ማለት ይቻላል። ስለዚህ በመንገድ ላይ ምግብ ትገዛለህ ለሚለው ጥያቄ ለኔ እንደሁኔታው ነው። እንደሁኔታው ነው ስል ምን ማለቴ ነው። ለምሳሌ መንገድ ላይ እየተጓዝኩ ላይ እየተጓዝኩ እያለሁኝ መንገድ ላይ የተለያዩ ምግብ የሚበሉ ነገሮች ላገኝ እችላለሁኝ። እና እነዚህን ምግቦች እንግዲህ ልገዛም እችላለሁ ላልገዛም እችላለሁኝ። ለምንድነው? ልገዛም ላልገዛም የምችለው ሁኔታውን አንብቤ ሁኔታው ያለውን ሁኔታ ካየሁ በኋላ ነው። የምገዛ ያ ማለት ምንድነው? እንግዲህ ምንም ምግቦች መንገድ ላይ ወጥተው እየተሸጡ ቢሆንም እንኳን በንጽህና የተያዙ ምንም አይነት እንግዲህ። መንገድ ላይ እንግዲህ የተለያዩ ሰዎች ናቸው የሚንቀሳቀሱበት አቧራ አለ ቆሻሻ አለ ምን አለ። ስለዚህ በእንዲህ አይነት ነገር ምንም አይነት ብክለት የምግብ ብክለት የማይደርስበት ንጹህ ሆኖ ታሽጎ የታሸገ ምግብ ከሆነ። ገዝቼ ብጠቀመው ምንም ችግር ስለሌለው ልገዛ እችላለሁ ማለት ነው። በዋናነት ስለዚህ። ምንድነው ማለት ነው ምግቡ በምን አይነት ሁኔታ ነው የሚሸጠው ምግብ በምን አይነት ሁኔታ ነው የቀረበ የሚለው ትልቅ ጥያቄ ይሆንና። ስለዚህ ለምሳሌ በቀጥታ ምግቡን ምንድነው እንደዚህ ተጋልጦ ለቆሻሻ ለአቧራ። ለብናኝ ነገር ሁሉ የተጋለጠ ምግብ ከሆነ በምንም ታምር እንደው ልቡናዬም አያስብም። ለምን? ያንን በልቼ ነገ ደግሞ በሽታ በተለያዩ በሽታዎች እንደገና ተጎድቼ ተመልሼ ወደ ህክምና ልመጣ ነው ማለት ነው። እና ይሄ ከመሆኑ በፊት እኔ ወደ ሰውነቴ የምጠቀማቸውን ነገሮች ሁሉ ጥንቃቄ በተሞላበት መልኩ ምንም አይነት እንግዲህ በተቻለ መጠን ማለት ነው። ምንም አይነት የበሽታ መንስኤ ሊሆኑ የሚችሉ ነገሮችን እንደማልወስድ በዚህ አስረግጬ መንገር እፈልጋለሁኝ። ከዚያ ውጪ ግን ምናልባትም እንግዲህ እነዚህ ምግቦቹ ተልጠው የሚበሉ ንጽህናቸው የተጠበቀ አይነት ምግቦች ከሆኑ። አዎ መንገድ ላይ ቀርቶ ከየትኛውም ቦታ ላይ እንግዲህ ባገኛቸው ገዝቼ ወደ ቤቴ በመውሰድ ወይም ደግሞ እንግዲህ እዚያው ልጨ ራሱ በንጽህና እጄን ታጥቤ ንጹህ ከሆንኩ በኋላ ልጠቀመው እችላለሁኝ። እና ምንድነው በመንገድ ላይ ምግብ ትገዛለህ ለሚለው በዋናነት ማለት ነው። ጥያቄ ሊሆን የሚገባው ምግቡ በምን አይነት ሁኔታ ተዘጋጅቶ እንዴት ነው እየተሸጠ ያለ የሚለው ይሆናል ማለት ነው። ዝም ብሎ በቃ ለፀሀይ ለአቧራ ለቆሻሻ ለብናኝ ተጋልጦ። የሚሸጥ ከሆነ በፍጹም አልገዛም አልጠቀምም እንኳንስ እኔ ይቅርና ሌላም ጓደኛም ቢሆን እንዲገዛ አልፈቅድለትም እኔ እያለሁ ማለት ነው። እና ነገር ግን አሁን ለምሳሌ ፍራፍሬዎች ሊሆኑ ይችላሉ። ወይም ደግሞ በስለው ቤት ሄደው በስለው የምንበላቸው አይነት ምግቦች ከሆኑ ምንም ችግር የለውም። ተመስመር ላይም ሆነ ከምንም ቦታ ላይ ቢሆን ራሱ ከመንገድ ላይም ሆነ ከየትኛውም ቦታ ላይ ገዝተን መጠቀም እንችላለን ማለት ነው። ምንም ሳይድ ኢፌክት ምንም አይነት ተጽዕኖ ስለሌለው ማለት ነው። ለምን ምግቦቹ አንደኛ ኋላም ስንጠቀማቸው ከላይ ያለውን ልብሳቸውን ልጠን በማስወገድ ከውስጥ ያለውን ብቻ ስለምንጠቀመው ማለት ነው። ምንም አይነት ጉዳት ወይም ተጽዕኖ ስለማያመጣ። በዚህ ልክ እንደዚሁ ነው እንደዚህ በዚህ መልክ የሚበሉ ፍራፍሬዎችን ወይም አትክልቶችን ወይም ደግሞ በንጹህ ሁኔታ ታሽገው የሚሸጡ ምግቦች ከሆኑ። በመንገድ ላይ ገዝቼ ልጠቀማቸው እችላለሁ ማለት ነው። ከዚህ ውጪ ግን ከዚህ ውጪ ግን። ምናልባትም እንግዲህ እነዚህ በሽታ አምጭ ተህዋሲያን በአይን የማይታዩ ማይክሮ ኦርጋኒዝምስ እነዚህ በጣም እጅግ በጣም ረቂቅ የሆኑ እንትኖች። የሚያርፉበት የሚቀሳቀሱበት ወይም ደግሞ ለብክለት የተጋለጠ አይነት ምግብ መስሎ ተታዬኝ ፍጹም አልጠቀምም አልገዛምም። እኔ ቀርቼ ማንም የማውቀው ሰው ራሱ እንዲጠቀምም አልፈልግም አልፈቅድም ማለት ነው። እና ሁላችንም ቢሆን ማለት ነው ከመስመር ላይ የምንገዛቸው ምግቦች ጥንቃቄ በማድረግ እና

እሺ ይህ ድምጽ የሚሰማቸው በአለም ዙሪያ ያላቸው የሰው ልጆች በሙሉ እንደምትኖሩበት የአከባቢ ሰዓት አቆጣጠር እንዴት አደራችሁ እንዴትስ አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እንግዲህ እያቀረቡ ማለት ነው እንደሚከተለው ቃለ መጠይቁን በድምጽ አሰምቸ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ለቃለ መጠይቁ ወዳለው በቡድን መስራት ትወዳለ? ይላል መልሱ አዎ ነው። እንግዲህ በቡድን መስራት ማለት ምን ማለት ነው? በቡድን መስራትስ ምን ጠቀሜታዎችን ያስገኛል? በግል ከመስራት በቡድን መስራት በምን ምን ምን ልዩ ጠቀሜታዎችን ያስገኛል? በሚል እና እንደዚሁም ምናልባት ደቂቃ ካለኝ ማለት ነው ሌላ ልዩ ልዩ ጥያቄዎችን እያነሳው በእነሱ ጥያቄዎች ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እሄዳለሁ። እንግዲህ በቡድን መስራት ሲባል ምን ማለት ነው? አንድን ስራ ሁለት እና ከዚያ በላይ ሆኖ መስራት መቻል ማለት ነው። ስለዚህ ይሄ ደግሞ በተናጠል ከመስራት ይልቅ በቡድን መስራት ምን አይነት ጠቀሜታ እንዳለው እጅግ በጣም ሲበዛ ብዙ ጠቀሜታ ነው ያለው ከእነዚህም ጠቀሜታዎች ውስጥ የተወሰኑትን እንግዲህ በቻልኩት መጠን ለማብራራት እሞክራለሁ ማለት ነው። አንድን ስራ አንድ ሰው ብቻውን ሲሰራው አንድም ይሰላቻል ሁለቱም ደግሞ እውቀቱ ላይኖረው ይችላል ሙሉ ላይሆን ይችላል አሁን ሰውየው በእውቀቱ በዚያ ስራ ላይ ሙሉ እውቀት ላይኖረው ይችላል። ስለዚህ ሁለት እና ከዚያ በላይ ሆነው አንድን ስራ ሲሰሩ አንድም ስራውን በአጭር ጊዜ ውስጥ እንዲሰሩትና እንዲጨርሱት ሁኔታዎቹ ይመቻቻሉ። ሁለትም ደግሞ እንግዲህ ሁሉም እንደየችሎታቸው ስለሚሰሩ ማለት ነው አንዱ የሚችለውን አንዱ ስለማይችለው አንዱ የማይችለውን ደግሞ አንዱ ስለሚችለው ማለት ነው። እንግዲህ ተባብሮ በጋራ መስራት እንግዲህ የተሻለ ውጤት ያስገኛል ወይም ያስመጣል ማለት ነው። ለምሳሌ አሁን ቢሮ ውስጥ አንደኛው ምንድን ነው የጽሁፍ ስራ ፍጥነት ሊኖረው ይችላል እና የጽሁፍ ስራውን በፍጥነት ሊጽፍ ይችላል። ሌላኛው ደግሞ እንደዚሁ ደግሞ ቢሮ ውስጥ ያለውን የማኔጅመንት ስራ ቢሰራ እንግዲህ አንድ ሰው ከሚሰራው ይልቅ ሁለት ሰው ይሄንን አንድ ቢሮ ላይ ሁለት ሰው ታሳቢ ቢደረጉ ስራውን በተቀላጠፈ ሁኔታ ለመስራት እድል ይገኛል ማለት ነው። ወይም በሌላ አገላለጽ ለምሳሌ አንድ ሰው ለብቻው ሲሰራ አምስት ቀን የሚያወስድበትን ስራ ማለት ነው ሁለት እና ከዚያ በላይ ሆነው ቢሰሩት ግን በአንድ ቀን ሊጨርሱት ይችላሉ ማለት ነው። ስለዚህ ስራን አንደኛ በአጭር ጊዜ ውስጥ ለመጨረስ ያስችላል። በቡድን መስራት ሁለተኛ ደግሞ ስራን እንግዲህ የአንደኛውን ክፍተት ሌላኛው እየሸፈነ የዚያኛውን ክፍተት ደግሞ ሌላኛው ወገን እየሸፈነ ተባብረው ሲሰሩ የተሻለ ውጤታማ ያደርጋል ማለት ነው። ያም ማለት ምን ማለት ነው? ለምሳሌ እኛ ብዙ ጊዜ በተለይ መምህራን ማለት ነው ተማሪዎች በውጤታቸው ሲጎዱብን ወይም ደግሞ ዝቅተኛ ውጤት ሲያመጡ ምን እናደርጋለን? ይሄንን ይሄንን ጥያቄ በቡድን ስሩት እንላለን ቡድን አደራጅተን እንሰጥና ምናልባት ቡድኑ በአንድ ቡድን ውስጥ እስከ ሶስት እስከ አስር ድረስ አባል ሊኖረው ይችላል። ዙሮ እኛ በዚህ ልክ እናደራጅና ጥያቄውን ለየብቻቸው ስሩት ብንላቸው ለብቻቸው ስለማይሆንላቸው። ምንድን ነው? አንደኛው ከእነዚያ ዉስጥ አሁን ለምሳሌ ጎበዝ ከአለ ያ ጎበዙ ልጅ በደንብ እያንዳንዱን ጥያቄ በደንብ አድርጎ ይሰራልና እንዴት እንደሰራው ደግሞ እንደ ስራው እንደ ግሩፕ ይሰጥ እንጂ ወይም እንደ ቡድን ይሰጥ ስራው እንጂ በኋላ ደግሞ ሰርተው ሲያመጡት ግን የግዴታ እርስ በራሳቸው ተረዳድተው ገብቷቸው መስራት ስላለባቸው ማለት ነው። ያ የገባው ያልገባቸውን በደንብ ግልጽ አድርጎ አስረድቶ ማምጣት ስላለበት ይኸው ምንድን እናደርጋለን ማለት ነው። ማረጋገጫ ጥያቄዎችን እንጠይቃቸዋለን ማለት ነው። ያ ማለት ምንም አንድ ሰው አንድ ሰው ብዙሃኑን ስራ ብዙዉን ስራ አንድ ሰው ሊሰራው ይችላል። ወይም ደግሞ ከባድ ከባድ ጥያቄዎችን የተሻለ እውቀት ያለው ተማሪ ሊሰራው ይችላል። እና ዙሮ መስራቱ ሳይሆን ችግሩ እንዴት እንደሰራውና እንዴት አድርጎ እንደሰራው ለሌሎቹም ማሳወቅ መቻል አለበት። የሚለውን ማረጋገጥ ስለሚያስፈልገን እንደ ስራው እንደ ቡድን ይሁን እንጂ በግል ደግሞ ተጠይቀው ይገመግማሉ እና ያችንን በግል እንደሚጠየቁ ስለሚያውቁ ማለት ነው። ምንም የቡድን ስራ ቢሆንም እንኳን እያንዳንዳቸው ማለት ነው እንዴት እንደተሰራ ለምን እንደተሰራ እያንዳንዱን በምክንያት ተረድተው አውቀው ገብቷቸው ይመጣሉ ማለት ነው። ስለዚህ በቡድን ሲሰጡ ብዙ ጊዜ በቀላሉ ሀሳቡን ለመረዳት ይችላሉ ማለት ነው። እና አንድም በአጭር ጊዜ ውስጥ ስራውን ሰርተው ያመጡታል። ሁለተኛ ደግሞ በጣም በጥልቀት እንግዲህ ተረራርድተው አንደኛው ሌላ አንደኛውን በደንብ አስረድቶ ስለሚሰሩት በጣም ይገባቸዋል ግልጽ ይሆንላቸዋል ማለት ነው። በሌላ

እሺ እንግዲህ በቅድሚያ ይሄ ድምጽ ለሚሰማችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር? እንዴት አደራችሁ እንዴት አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ በማለት የከበረ የሰላምታ ድምፄን እያቀረብኩ ማለት ነው። ቃለመጠየቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠይቁ እሄዳለሁኝ። ቅመማ ቅመም የበዛበት ምግብ ትወዳለህ ይላል ቅመማ ቅመም የበዛበት ምግብ ትወዳለህ ነው የሚለው ጥያቄው እንግዲህ። ቅመማ ቅመም ስንል እንግዲህ ልዩ ልዩ ቅመማ ቅመም አይነቶች አሉ እንግዲህ እንደ ነጭ ሽንኩርት ቀይ ሽንኩርት። መቆረ ማነው ነጭ ሽንኩርት። ቀይ ሽንኩርት አዝሙድ። ጥቁር ቅመም ነጭ ቅመም እያልን ብዙ አይነት የተለያየ የቅመም አይነቶች አሉ። እንደየአካባቢው እንግዲህ ከዚህም በተጨማሪ ሌላ ልዩ ልዩ አይነት ቅመማ ቅመሞች ይኖራሉ ዞሮ። እነዚህን ሁሉ ቅመማ ቅመም ምንድነው ይሆናሉ ማለት ነው። በአንድ ላይ እንግዲህ ተደቁሰው በጣም ተዋህደው ይፈጩና ተዛ በኋላ ምንድነው? በአንድ ላይ ተቀምመው ማለት ነው። ወጥ ሲሰራ ብዙ ጊዜ ተዚያ። ተቅመሙ ማለትም ተድቆሱ። ትንሽ ይደረጋል ማለት ነው። በማንኪያ በጨው ማንኪያ ማለት ነው እየተቀነሰ ወጡ ላይ ይደረጋል የምንድነው? እንግዲህ ቅመማ ቅመሙ ያ ቅመማ ቅመም ወይም የበርበሬ ድቆሱ ከተለያዩ የቅመማ ቅመሞች የተዘጋጀ በመሆኑ። በመጠን በመጠኑ ወጡ ላይ በመደረግ ማለት ነው ወጥ ይሰራል ማለት ነው። ስለዚህ አንድ እኛ ማለት ነው ምግብ በወጥ ስንበላ ወጥ ብቻ የለም እየተመገብን ያለነው ማለት ነው። እነዚህ በአይነታቸው እጅግ በጣም ብዙ የሆኑ ቅመማ ቅመሞችንም በመጠኑ ይሁን እንጂ አብረን እየተጠቀምን እየበላናቸው እየተመገብናቸው መሆኑን በዚህ ልክ መረዳት መቻል አለብን ማለት ነው። እና እንግዲህ ቀመማ ቀመሞች ስንል ምንድነው? ቅድም እንደገለጹትኝ እንደ ነጭ ሽንኩርት ቀይ ሽንኩርት ጥቁር ቅመም ነጭ ቅመም አዝሙድ። ምንድነው? ይሄ ሽቃቅቤ ጤና አዳም እያለ ልዩ ልዩ ቅመማ ቅመሞች አሉ ጨውን ጨምሮ ማለት ነው። ጨው እያልን ነው እንግዲህ ምንድነው? በርበሬ። እና እነዚህ ሁሉ ልዩ ልዩ ቅመማት ማለት ነው። አንድም ወጥን ለማጣፈት ያደርጋሉ ሁለቱም ደግሞ። እነዚህ በአይነታቸው ልዩ የሆኑ ቅመማ ቅመሞች የተለያዩ በሽታዎችን የመፈወስ አቅም አላቸው ተብሎ ይታመናል። ከዚህም በተጨማሪ ደግሞ። የተደበች በሽታን ከመፈወስ። በተጨማሪም ሰውነትን የመገንባት አቅም አላቸው ወይም ደግሞ የተወሰኑትም ለአጥንት ጥንካሬ ሊሆን ይችላል። የተወሰኑት ደግሞ ለልብ ድክመት ሊሆን ይችላል። የተወሰኑት ደግሞ ለጨንጓራ ህመም መድሃኒት ሊሆኑ ይችላሉ። ዞሮ ዞሮ ግን ምንድነው? እነዚህ ልዩ ልዩ ቅመማት ልዩ ልዩ አስተዋጽኦ ያደርጋሉ ለሰውነታችን ማለት ነው። ስለዚህ እንደዚህ ይህን ያህል ጠቀሜታ ያላቸው ቅመማ ቅመሞች ከሆኑ ደግሞ እነዚህን ቅመማ ቅመማት እንዳስፈልግነቱ ማለት ነው። ምግባችንን እንግዲህ በቁርስ ሰዓት በምሳ ሰዓት ማታ አራት ላይ እንግዲህ በጣም ሳይበዛ በጣም ሳያንስ ማለት ነው በመጠን በመጠኑ መጠቀም ተገቢ ነው ማለት ነው። ምክንያቱም አንድም በበሽታ እንዳንጠቃ ሁለቱም ደግሞ በአይነት የተለያዩ ቅመማ ቅመሞችን አብረን ማግኘት ስላለብን ማለት ነው። ይሄ ደግሞ አንድም ለጤንነታችን ሁለትም ለጥንካሬያችን ሶስትም ደግሞ። ታመንም ከሆነ ከልዩ ልዩ በሽታዎች ፈውስ ለማግኘት ስንል እንግዲህ እነዚህን ቅመማ ቅመማት በወጥ መልክ ተሰርተው ሊሆን ይችላል ወይም እንዲሁ ዝምብለን ልንጠቀማቸው እንችላለን ማለት ነው። እና ለምሳሌ ነጭ ሽንኩርት እንግዲህ ከወጥ በወጥ ተሰርቶ ከወጥ ጋር ልንበላው እንችላለን። እንደዚሁም ደግሞ ጥሬውን ልጠን እና ዝም ብለን። ብቻውን ልንበላው እንችላለን ወይም ደግሞ በእንጀራ እያጣበቅና ልንበለው እንችላለን። ወይም ደግሞ። ይሄን ነጭ ሽንኩርት እንግዲህ ደቁሰን ማለት ነው። ምናልባትም ሀይሉ እንዲቀንስ ስትል ከማር ጋር በመቀላቀል ልንጠቀመው እንችላለን። ወይም ብቻ በተለያየ አይነት መልኩ እነዚህ ልዩ ልዩ የሆኑ ቅመማትን በማዘጋጀት ቤት ውስጥ እንግዲህ። እንደአስፈላጊነቱ በየሰአቱ በመጠን በመጠኑ እንጠቀማቸዋለን እንመገባቸዋለን ማለት ነው። ይሄንንም በማድረጋችን ደግሞ እኛ ጤናማ እንሆናለን ማለት ነው። እና የበዛ ቅመማ ቅመም የበዛበት ሳይሆን በመጠኑ የተመጣጠነ ቅመማ ቅመም ያለበትን ምግብ እበላለሁ እወዳለሁ ነው። ከአቅም በላይ ሲበዙም እንዲሁ ምንድነው? ማለት ነው ሌላ አይነት ተጽዕኖ ሊያመጡ ይችላሉ ማለት። እንግዲህ በሽታን በመከላከል ፈንታ ምንድን እንዲሆኑ ይችላሉ ማለት ነው። ከአቅባበሌ ከሆኑ ራሳቸው በሽታም ሊሆኑ ይችላሉ ማለት ነው። ማለት ሰውነታችን ከሚፈልገው በላይ መጠኑ ሲበዛ ለበሽታ ሊያጋልጡን ይችላሉ ማለት ነው። እና። መጠናቸው ሳይበዛ እንደዚሁም ደግሞ መጠናቸው ሳያንስ በአግባቡ ጤናማ በሆነ መልኩ በመመገብ እንግዲህ ለሰውነታችን አስፈላጊ በመሆናቸው በዚህ ልክ። ታሳቢ በማድረግ ቅመማ ቅመም ያለበትን ምግብ